ሰንት ብርድ ልብስ ትጠቀማለህ? ለሚለው እኔ ሁለት ብርድ ልብስ እጠቀማለሁ ምክንያቱም አካባቢያችን ቀዝቃዛ ስለሆነ። ግዴታው ሁለት ብርድ ልብስ ነው እምጠቀመው። ሙቀት በሚሆንበት ጊዜ ደግሞ አንድ ብርድ ልብስ እጠቀማለሁ ማለት ነው።

ጥራት ያለው ስራ ማቅረብ ትችላለህ ወይ? ለሚለው ጥያቄ መልስ ጥራት ያለው ስራ ማቅረብ እችላለሁ። በተለያዩ መንገዶች ለምሳሌ የቢሮ ስራዎችን ሊሆን ይችላል፤ የቤት ውስጥ ሊሆን ይችላል፤ የተለያዩ እንትኖች ላይ ጥራት ያሉ ስራዎችን ማቅረብ እችላለሁ። ለምሳሌ አሁን በቢሮ ስራዎች ውስጥ ብናይ የተለያዩ የዶክመንቴሽን ማድረግ ሊሆን ይችላል። ዶክመንቴሽን ስንል የእንትኖችን ፋይሎችን ማስተካከል፤ በኦርደራቸው፤ በቅደም ተከተላቸው፤ በጊዜ ቅደም ተከተል ሊሆን ይችላል። በተሰሩበት የስራ ሰዓት ሊሆን ይችላል። እና እያንዳንዱን ጥራት ባለው መልኩ ማዘጋጀት በደንብ እችላለሁ። እና እንዴት እችላለሁ? ለሚለው እንግዲህ በዚህ ባልኩት መንገድ ይሆናል ማለት ነው።